አሁን ደግሞ ጨው ብዙ ትወዳለህ ነው የሚለው? እሺ። አሁን ደግሞ እንደ ሁሌ ደግሞ እዚህ ጥያቄ ላይ የምናነሳቸው ሀሳቦች አሉ? ወይ ደግሞ ጥያቄዎች አሉ እና ደግሞ ከዛ በኋላ እንመልሳችዋለን እሺ። አሁን እዚህ ጋር ለምን ጨው እንደምወድ እናገራለሁ። ምን ያህል ምን ያክል ጨው እንደምወድ እናገራለሁ። ለምን ጨው እንደምወድ ጥቅሞቹን የጨውን ጉዳቶች እሱን እሱን በሰፊው እናወራባቸዋለን። ስንጀምር የጨውን ከጨው እንጀምር ከጨው ምንነት? ጨው ማለት እንግዲህ በድሮ ጊዜ ኢትዮጵያዎች አሞሌ ነበር የሚባለው ኢትዮጵያዎች አሞሌን እንደ እንደ ብር ነበር የምግብ የሚገበያዩበት። ከዛ ጨው በድሮ ጊዜ። እንደ ብር ነበረ እ ያሁኑ እንደ መገበያያ ነበር። ስለዛ ጨው ጨው መገብ ጨው መገበያያ ነበር። ከዛ አሁን አሁን ግን ልክ ኢትዮጵያ እያድገች እያድገች ስትመጣ ወደ ትክክለኛ በር ወይ ደግሞ ለምሳሌ አንድ ፍየልን በአንድ በግ እነደዚህ እነደዚህ መቀያየር ጀመሩ። ይሄ ነው የጨው ታሪክ። ከዛ ጨው እንደምናውቀው ከሆነ አፋር ጋር እንደዚህ ከዚህ ከዚህም ይበልጣል። ጨው ከ እንደዚህ ከውሃዎች ከውሃ ከውሃ ሀይቁች እንዲህ ይመጣል። ከዛ እንደዚህ አይነት ጨዎችን ጨው እንዴት እንዲመጣ መጀመርያው ልናገር። ጨው ጨው እንዴት እንደሚሰራ መጀመሪያ ከዛ የሚመጣው ውሃ የማይጠጣው ውሃ ማለት ነው። ከእሱን ወደ ድስት እናድርግና እናፈለዋለን በሙቀት ከዛ ካፈላነው በኋላ ጨው ወደ ላይ ይተናል። ጨው ብር ላይ ይሄ ድስቱ ወይ ደግሞ ክዳኑ እሱን እሱን ይይዛል። ከዛ እሱን እሱን ፍቀን ፍቀን ፍቀን ፍቀን ፍቀን ፍቀን በሆነ እቃ አድርገን መጠቀም እንችላለን። ከዛብየቀረው ውሃ ደግሞ ንጹህ ነው የሚሆነው ማለት ነው። አሁን ጨው ከውሃው ተለያየ ማለት ነው። ግን ሌላ ጊዜ ሙቀት ስላለ አብረው ነው የሚሆኑት አብረው ነው የሚ። እሺ ስንቀጥል ደግሞ የጨው ጥቅሞች ስናወራ አሁን ጨው ለህፃናት ጥቅም አለው? አይ ኦዲን የሚባል ንጥረ ነገር አለው። ይሄ አይ ኦዲን እንደዚህ ጉሮሮ ላይ እብጥ እንዳይል ይሄ የሚያመጣብ እሱን ይከለክላል። አብዛኛው ጨው ደግሞ አይኦዲንን ስለሚይዝ አይኦዲንን ያለው ጨው ብንጠቀም ለህፃናትም እንደዚህ የ ጎሮሮአቸው እብጥ እንዳይል ያደርጋል። ይሄ ይሄ የጨው ጠቀሜታ ነው። ሌላኛው ደግሞ ለጣም ነው ዋናው ጣም ነው ለምሳሌ አሁን ሰው ምግብ ሰርቶ ጨው ከላደረገበት ውሃ ውሃ ውሃ ውሃ ነው የሚለው ይሄ ምንም ጥቅም የለውም። አሁን ሰው ምግብ ደህና ደህና ምግብ ሰርቶ ከዛ ጨው እኮ ትንሽ እንኳን ቢያንስበት ወይ ትንሽ እንኳን ቢበዛበት በጣም ነው የሚያስጠላው። ስለዛ ጨው መጠን አለው አሁን እኔ የምወደው የጨው መጠን ሲበዛም ሲያንስም አይደለም። አሁን እኔ የማውቃቸው ሰዎች ጨዋቸው ሲበዛ የሚወዱ አሉ። ጨዋቸው ሲያንስ የሚወዱ አሉ ስለዛ ይሄ ጨው አዳራረግ እንደ ምርጫችን ነው። ሌላኛው ደግሞ የጨው ጉዳት ጉዳት ደግሞ አለው። ወይ ደግሞ መጥፎ ጎን አለው። ምንድነው? መጥፎ ጎኑ ካልን ጨው ሲበዛ ወደ በሽታ ወደ በሽታ ይዳርገናል። ለምሳሌ ግፊት ያለበት ሰው ጨውን ጨውን መጠቀም የለበትም። በአሁን ሀኪም ጋር ሄዶ ቢመረመር ጨውን ጭራሽ ጭራሽ እንደታሰበው ነው የሚለው ግን ጨውን ትቶ መኖር ደግሞ ከባድ ነው። ምክንያቱም አንዴ እኛ ምላስ ያንን የጨውን ጣዕም ለምዶ ዝም ብሎ መተው በጣም በጣም ከባድ ነገር ነው። ስለዚህ ጨዋችን በመጠኑ ብናደርገው። ሳይበዛም ሳያንስም ብናደርገው ትንሽ እንደውም ግፊት ካለባቸው ትንሽዬ ጨው ትንሽዬ ለጣም ብች ትንሽ ጨው ድርግ አድርገውባት እንደዛ ቢጠቀሙ ጥሩ ነው ባይ ነኝ። ሌላኛው ደግሞ እንደምናውቀው ከሆነ ጨው ሌላም ጉዳትም አለው። ጨው ሲበዛ ይሄ ያስጠላል ምላሽ ላይ ሲበዛ ይመራል። ለምሳሌ አንዳንዴ ደህና ምግብ ሰርተን ጨው ከበዛ ያስጠላል ጣዕሙ ምንም የሆነ የሚያስጠላ የሚያስጠላ ይመራል። ከዛ ጨው ሲበዛም ሲያንስም አይምቸኝም ግን ጨውን እኔ ብዙ አላደርግም ብየ የማስብ ሰው ነኝ።

ስራህ አድካሚ ነው ወይ የሚለው? ያሁን ጥያቄ ደግሞ አሁን በዚህ ርዕስ ላይ ስለ ስራ ምን እንደሆነ ስራ እንዴት አድካሚ እንደሚሆን? ስራ ስራ ምን ያክል ሰዓት ብንሰራ ጥሩ ነው። የስራን ሲበዛ ጠቀሜታ ስራ ሲበዛ ጉዳት ይሄንን በሰፊው እናወራለን። እሺ ሲጀምር ስራ ምንድነው? ስራ ስንል ብር የሚያስገኝ ነገር ሊሆንም ላይሆንም ይችላል። ለምሳሌ አሁን በጎ አድራጎት ከሰራን ይሄኛው ለብር አይደለም የምንሰራው ለኛ ለህሊናችን ነው ብለን የምንሰራው። ለዛ ስራ ግን አብዛኛው ሰው ስራን ብሎ የሚናገረው ብር የሚያስገኝ ነገር ብቻ ነው። ግን ስራ ማለት እንደዚህ በየበጎ አድራጎቱ እየሄዱ ወይ እቃ ማጠብ ሊሆን ይችላል። ወይ ደግሞ ምግብ ማዘጋጀት ወይ ደግሞ ምግብ ማምጣትም ወይ ደግሞ እዛው እዛው እዛው ማስተባበር ማገዝ ይሄ ይሄ ስራ ነው። ስለዛ ስራ እንደ ብዙ ቦታ ሊካፈል ይችላል። የስራን አሁን እኔ ስራን ጥሩ እኔ ስራ ምን ያክል ሰዓት ብንሰራ ጥሩ ነው ብዬ የማስበው። አምስት ሰዓት ነው። አምስት ሰዓት ብንሰራ አይምሮአችንም አይዘልም አይምሮአችንም አይዳከምም። ግን አሁን አብዛኛው ጊዜ ወደ ቢሮ ገብታችሁ የምትወቁ ከሆነ እና እነዚህ ሰራተኞችን ካያችሁ ካያችኋችሁ ስታያዋቸው አብዛኞቹ በቃ ያለ ስራ ነው ቁጭ የሚሉት አብዛኞቹ ሴቶች ከሆኑ ጥፍራቸውን እየሞረዱ ወንዶች ከሆኑ ፊልም እያዩ እንደዚህ ነው የሚውሉት። ከዛ የሆነች ሰዓት አሰርተን ከዛ ብንለቃቸው ጥቅሙ ለኛ ነው የሚሆነው እነሱ በደንብ ጠንክረው በደንብ ወጥረው ይሰሩናል። ግን የሆነ ችክ ካልንባቸው ሁሌ ስራ ስራ ስራ የምንል ከሆነ ያስጠላል። ለምሳሌ አሁን ይሄን እንደ በትምህርትም መውሰድ እንችላለን። ለምሳሌ ተማሪን ዝም ብለህ አጥና አጥና አጥና ብንለው ይሰለቸዋል። ማጥናት እንደዛ ዝም ብሎ ንቆት እሺ ብሎ ከእኛ ድብቅ ወይ ፊልሙን ያህል ወይ ተደብቆ የማይሆን ሰራ ይሰራል። ግን በእኛ ፊት ነው የሚያስመስለው ስለዚህ ብዙ ሰውን ስራን አለመግፋት ጥሩ ነው። የስራን ስራን በደንብ መስራት ጥቅሞች አሉት። ለምሳሌ ስራን እስክንደክም ድረስ መስራት አንዳንዴ ጥቅሞች አሉት ለምሳሌ የብር ስራ ከሆነ በኋላ መልሶ ብሩ ይከፍላል። መልሶ ለምሳሌ የግል ስራ ከሆነ አሁን ደግሞ ጠዋት ከፍተን ማታ የምንዘጋ ከሆነ ሱቃችንን አሁን ይሄ በጣም የሚከፍለን መልሶ አሁን ሌሎቹ እንደዚህ ሶስት ሰዓት ከፍተው አስራ አንድ ሰዓት የሚዘጉ ከሆነ እኛ ደግሞ እንደዚህ ጠዋት ከፍተን ማታ የምንዘጋ ከሆነ የኛ ነው። ስራ የሚይዘው አሁን የኔ ስራ አድካሚም አይደለም። አድካሚ ሲሆን ደግሞ ጉዳትም አለው እንደ ምናቀው ከሆነ ጉዳት ምንድነው? አድካሚ ሲሆን ስራችን አይምሮአችን አያርፍም አይምሮአችን ስራ ስራ ስራ ብቻ ነው የሚሆነው። በቃ ከቤተሰብ ጋር ግንኙነት ይቀንሳል የልጆችን መንከባከብ ይቀንሳል። አሁን ይሄ በጣም መጥፎ ጉዳት የምለው ነው። ስለዚህ ስራችንን በስነ ስርዓት ለስራ ከሆነ ስራ ከቤተሰብ ከሆነ ቤተሰብ እንዲህ እንዲህ እያልን ጊዜያችንን ከከፋፈልነው ስራችንም አይሰለቸንም። አሁን ይሄ በጣም ቆንጆ ነገር ነው። እና የኔ ስራ አድካሚ ነው። ለሚሉት ጥያቄ ደግሞ አይደል ደሞ ብዬ ነው የማስበው። የኔ ስራ አድካሚ አይደለም። ምከንያቱም አድካሚ ስራ የምንለው ከሆነ እንደዚህ ይሄ እቃ መሸከም ምናምን ነው አድካሚ የሚሆነው ይሄ የኛ ስራ አድካሚ አይደለም። ግን አድካሚ የምንለው በጉልበት ብቻ ሳይሆንም በአእምሮም አለ። ለምሳሌ በአይምሮ ድካምም አለ። ለምሳሌ እንደ ስራ አስኪያጅ ከሆኑ እዚህም እዚህም እዚህም እዚህም ከሆነ ድካም ነው። የአእምሮ ጭንቀትም አለ። ስለዛ የኔ ስራ ድካሜ ነው ብዬ አላስብም። እኔ ብዙ ጊዜ እንደዚህ በስልኬ ስለምሰራ ስራዬ አድካሚ ነው ብዬ የማስብ ሰው አይደለሁኝም። ለዛ አመሰግናለሁ።

ይሄ ጥያቄ ደግሞ ትንሽ የሚያስቅ ጥያቄ ነው። ግን ቆንጆ ጥያቄ ነው ሩዝ ትወዳለህ የሚል ነው እሺ በዚህ በዚህ ርዕስ ላይ ብዙ ነገር ማውራት እንችላለን። ለምሳሌ:- ሩዝ ከየት እንደመጣ ምን አይነት ሩዝ እንደምወድ እንዴት ሩዝ እንደምሰራ የሩዝ ጠቀሜታዎች የሩዝ ጉዳቶች- ይሄንን ይሄን የማውቀውን በምችለው ለማስረዳት እሞክራለሁ። እሺ እንጀምር ከሩዝ ከየት እንደመጣ ሩዝ ከየት ሩዝን ብዙ ብዙ እንደምጠቅም እሺ- ደቡብ ኮሪያ ሩዝን በሰፊው በሰፊው ሰፊው ከሚጠቀሙ ሀገራት አንድ ነው። የኛ ዋና የኛ ዋና ምግብ እንጀራ ወይ ደግሞ ማባያ ምግባችን እንጀራ እንደመሆኑ- የነሱ ደግሞ ዋና ማባያ ምግባቸው ሩዝ ነው። ሩዝን በጣም ነው የሚወዱት። ሩዝን በሁሉም ነገር ይበሉታል። ለምሳሌ ሩዝን ይሰሩና ከጎን የሆነች ወጥ ይሰሩና ወይም የሆነች ስልስ ነገር ይሰሩና በሩዝ ይበሉታል። የሆነች ነገር ይሰሩና በሩዝ ሁሉም በሩዝ ነው የሚበለው። ሁሉም አሁን በአብዛኛው ቪዲዮ- አሁን ሩዝን ጠብሶም የሚበሉ አሉ ከስጋ ጋር አብሶ አብሮ ጠብሶ የሚበሉት አሉ። ሩዝ ደግሞ በጣም በጣም ነው የሰፋፈው። አሁን በአለማችን ውስጥ ሩዝን ተጠቅሞ የሚያውቅ ሰው አለ ብዬ አላስብም። አብዛኛው ሰው ሩዝን ያቃል አብዛኛው ሰው ሩዝን- ወዶ ነው የሚመገበው። እሺ እኔ ደግሞ ሩዝ የምወድበት ምክንያት-: ሆድን ብዙ አይዝም ስል ለምሳሌ በጣም እንኳን ብጠግብ እንኳን ሆድን ብዙ አይዝም። እሱ ነው በጣም የምወድበት። ደግሞ ብዙ አይነት አሰራርም ስላለው አይሰለችኝም። ለምሳሌ አንዴ አንዳንዴ ባትክልት ሊሰራ ይችላል። አንዳንዴ ከስልስ ጋር ሊሰራ ይችላል። አንዳንዴ ከስጋ ጋር ሊሰራ ይችላል። ከዛ ብዙ አንዳንዴ ደግሞ ከዶሮ ጋር ማለት ነው፣ ደግሞ በጣም ቆንጆም ደግሞ ከዶሮ ጋር ነው። ብዙ ጊዜ እንደዚህ ትልቅ- ትልቅ ቦታ ካበዳን ትልቅ ሆቴሎች ከበላን እነዚህ ሩዝን ከዶሮ ጋር ነው የምያቀርቡልን ይሄ ደግሞ በጣም በጣም በጣም የምጣፍጥ ምግብ ነው። እዛ- በጣም የምወደው ምግብ ነው። ሌላኛው ደግሞ እኔ ደግሞ እኔ የምወደው የራሴ የሩዝ አሰራር አለኝ። ለምሳሌ- እናገራለሁ እንዴት ብዬ እንደምሰራው መጀመሪያ ሽንኩርት አንድ ሶስት አራት ሽንኩርት ይከትፋለሁ። ከዛ ሽንኩርቱ ትንሽ ደቀቅ አደርገዋለሁ። ከዛ- ሽኩርቱን ከዘይት ጋር እጠብሰውና- እዛው እየተጠበሰ እንዳለ ስጋ መጥበሻ አደርግበታለሁ። ከዛ ቀለሙ ወደ ወደ ወርቃማ ቀለም- ቀየር ሲልልኝ እሱን አውጥቼ ትንሽ ውሃ ጠብ አድርጌበት ትስ ሲል እዛውም አማስለውና ቲማቲም- ቲማቲም አንድ ሁለት ቲማቲም ድቅቅ ብሎ የተከተፈ ቲማቲም እዛ ላይ አድርግበትና- ከዛ በኋላ ድቅቅ ብሎ እዛ ላይ አደረግበትና ድቅቅ ያለ የተከተፈት ቲማቲምን- ከዛ እሱን ትንሽ የቲማቲም ውሃ እስኪመጥ ድረስ እጠብቃለሁኝ። ትንሽ ውሃውን መጠጥ ካለ በኃላ ትንሽ በሚያመጥነው ነው ብዙም ሲበዛ አይደለም ትንሽዬ ውሃውን ምጠጥ ካለ በኋላ- ሩዙን ሩዝ ደግሞ እንደምነቃው ከሆነ አንድ አንድ- ጆግ ሩዝ ሁለት ኩባያ ሁለት ጆግ ውሃ ነው። እሱን አደረግበትና እሱን እሱን ካረኩበት በኋላ ሩዝን አደረግበታለሁ ቀጥታ ውሃው ከፈላ በኋላ ማለት ነው። ከዛ ውሃው ከፈላ በኋላ ሩዙን አድርግበታለሁ። ከዛ ሩዙን ካረኩበት በኋላ ውሃውን እስኪመጠው ድረስ- ሩዙን አበስለዋለሁ። ሩዙ በሩዙ ሩዙን ሲቦካ ያስጠላል። ግን ሳይቦካም ቆንጆ ነው። ከዛ ሩዙን ትንሽዬ ውሃ መጠጥ ካረገልን በኋላ- ሩዙን አውጥተን ድንች አድርግንበት እኔ ብዙ ጊዜ ደግሞ እንደማብያ የሚጠቀመው- አንድ ሁለት ራስ ሽጉርት እከትፍና- ከዛ እሱን ቲማቲም አደርግበታለሁ። ነጭ ሽኩርት አደርግበታለሁ። አቭካዶ ዋናው አቭኦካዶ ነው። ሁለት አቭካዱ አድርግበታለሁ- ከዛ በኋላ ከሩዙ ጋር ሲበላ በቃ በጣም ልዩ ልዩ ልዩ ነው። እና እኔ ሩዝን በጣም በጣም ነው የምወደው።

የምትወደው እንስሳ ምንድነው? ይላል አሁን ደግሞ በዚህ ርዕስ ላይ ደግሞ እንደ ሁሌም? ለምን ያንን እንስሳ እንደምወደው ምን እንስሳ እንደምወድ የዛን እንስሳ ጠቀሜታ የዛን እንስሳ ጉዳቶች። ይሄን ይሄን በሰፊው አወራለሁኝ። እሺ እኔ የምወደው ከ ከቤት እንስሳ ከጀመርን እኔ የምወደው የቤት እንስሳ ውሻ ነው። ውሻን ለምን የምትወደው ተብሎ ከተጠየቅኩኝ። ውሻን ምወድበት ምክንያት አንደኛው እና ዋነኛው ነገሩ ታማኝ ነው። ለሚያሳድገው ሰው በጣም በጣም ከልክ በላይ ታማኝ ነው። የትም ሄዶ ለምሳሌ ውሻን ለአንድ ለሁለት ወር ህፃን እያለ ካሰደግነው እና ደግሞ ሌላ ቦታ ለሁለት አመት ወይ ለሶስት አመት ደርሰን ብንመጣ በሽታችን ለይቶ በቃ እብድ። ደስ ይለዋል በጣም ነው ደስ የሚለው። አሁን ይሄ በጣም ነው ደስ የሚለኝ ለዛ አንደኛው ደግሞ የውሻ ጠቃሜታ ምንድነው ብዬ የማስበው። ጓደኛ ነው የሰው ልጅ ውሻ የሰው ልጅ ጓደኛ ነው። ስልህ በጣም ያዳብራል። የሚደብር ከሆነ ፈታ ያረጋሉ። እንደዚህ እንደዚህ ያሉ በጣም ደስ ይላሉ። እና ደሞ ውሻም ጥቅም እንዳለውም ጉዳትም አለው ጉዳት ምንድነው? ካልን ደግሞ አንደኛው ጉዳቱ መንከባከብ ነው። አሁን እንደምናውቀው ከሆነ ኑሮ ተወዷል። ለዛ ስጋ መግዛት ወይ ደግሞ የውሻን ምግብ መግዛት በጣም ውድ ነው። በጣም አሁን የውሻ ምግብ በጣም ስለተወደደ እንዲ ሰው በቀላሉ አይገዙም በቀላሉ። ውሸን አይንከበከብም። እና ደግሞ ስጀመር ምግቡ ሳይሆንም ውሻውም የውሻው ዘርም ውድ ነው የሚሆነው። ለምሳሌ እነዚህ ዋና ዋና የውሻ ዘሮች የምንላቸው እነሱ እነሱ በጣም ውድ ናቸው። ለምሳሌ አንደኛው ወደ አንድ ሚሊዮን የሚደርስ አለ፣ አምስት መቶ ሺህ እሚደርስ አለ። ስለዚህ እንደዚህ እንደዚህ እያለ በጣም በጣም ብዙ አለ በጣም በጣም ብዙ። ስለዚህ አሁን ይሄ ከዚህ ምንድነው? የሚሻለው ከተባለ ውሻ ከሌሎች እንስሶች በምን ነው ሚሻለው ከተባለ ዋናኛው ቅድም እንዳሉት ታማኝነቱ ነው፤ እና ደግሞ ለምንድነው ድመት የማትወደው ለምንድነው? ውሻን ብቻ ከቤት እንስሳ የመረጥከው ከተባልኩ ደግሞ ውሻን ከቤት እንሰሳ ዋነኛው የተመጠበት የተመረጠበት ምክንያት። ቅድም ያሉት ታማኝነቱ ነው። ግን ድመትም ደስ የሚል ነገር አላቸው ለምሳሌ። እንዲህ ብዙ እንክብካቤ አይፈልጉም እንደ ውሾች ውሾችን እንደምናቀው ከሆነ በቃ ካልተንከባከብናቸው። ፍቅር ካልስጠናቸው በቃ ድብር ብሎአቸው ነው ሚውሉት። ግን ድመቶች ግን አንዴ ብቻ ምግብ ካበላናቸው በቃ ዞር ብለውም አያዩንም። እና ደግሞ ራሳቸውንም ደግሞ ስለሚጸዱ። እንደ ውሾች አያስቸግሩም እንደ ውሾች እጠቡኝ እጠቡኝ አይሉም። ድመት እንደምናውቀው ከሆነ ራሷን በራሷ ነው የምታጸዳው። ለዛ እንዲህ አያስቸግርም እጠቡኝ እጠቡኝ አይሉም። ግን ውሾች ከሆኑ ግን የትም ጭቃ ላይ ተጫውተው መጥተው ራሳቸውን ማጽዳት ራሳቸውን ማጽዳት ስለማይችሉ። የሰው ልጅ የሰው ልጅን ነው እንዲያጸዷቸው የሚጠብቁት። ስለዛ ከድመት ምወደው ባህሪ ለብቻ መሆናቸው ራሳቸውን ማጽዳት። ምንም አይደብራቸውም ውጭ ወጥተው ይወጣሉ ግን ደግሞ ችግራቸው ደግሞ የነሱ ደግሞ መጥፎ ጎን ደግሞ የምለው ደግሞ። የሚቀርቡን ለምግብ ብቻ ነው። በቃ ዋናው ዋናው ፍለጎታቸው ምግብ ብቻ ነው። ምግብ ከሰጠናቸው በኋላ ዞር ብሎን አያዩንም። ዞር ብሎ አያዩንም። ይሄ ነው የውሻ ይሄ ነው የውሻ ለዚህን ውሻን ከድመት በላይ የምወደው። እና ደግሞ ከዱር እንስሳ ካወራን ደግሞ አንበሳ ወይ ደግሞ አንበሳን መጣን እምወደው አንበሳን ለምንም ምትወደው ከተባለ። አንበሳ ኩሩ ነው አንበሳ አንበሳ የጫከው ንጉስ ነው። አንበሳ በጣም የሚፈራው ለዛ ለዛ ብዬ እወደዋለሁ። ግን እንደምናቀው ከሆነ። ብዙ ጊዜ የሚያድኑት ሴቶቹ ናቸው ብዙ ጊዜ ወንዶቹ ተኝተው ነው የሚያሳልፉት ቀናቸውን። ምንም አይሰሩም። ሴቶቹ ናቸው ልጆቹን የሚወልዱት፣ የሚንከባከቡት፣ አድኖ ነው የሚያበሉት፤ ለዛ ሴቷ ትሻላለች ከወንዱ አንበሳ ብዬ አስባለሁ።

ጥላ ወይንስ ፀሀይ ትመርጣለህ ነው የሚለው? የአሁኑ ጥያቄ ደግሞ እሺ አሁን ደግሞ እንደሁለም ደግሞ በዚህ ጥያቄ ላይ ጥያቄ አንስተን ርዕሱን በደንብ ሰፋ አድርገን እናወራበታለን። አሁን እኔ ጥላ በጣም ጥላን ለምን እንደምመርጥ አሁን ጠላን ነው ምመርጠው ጠላን ለምን እንደምመርጥ የጠላ ተቀሜታዎች የጥላ ጉዳቶች የፀሀይ ጠቀሜታዎች ለምን ፀሀይን እንደማልመርጣት። የፀሀይ ጉዳቱዋን ይህን ያህን በሰፊው አወራለሁኝ። ስጀምር ለኔ ለምን ጥላ እንደምመርጥ ስጀምር ጥላ በቃ ሰላም ነው ጥላ ማለት ምንም ድካም የሌለበት ላብ የሌለበት ምንም የሌለበት ሰላም ነገር ነው። በቃ አሁን ጥላላይ ቁጭ ብዬ ዛፍ ሰር ቁጭ ብዬ መጽሐፍ ባነብ በጣም ነው ደስ የሚለኝ በጣም እሱን ሳስበው ሁላ በጣም ነው ደስ የሚለኝ። ስለዚህ ጥላ በጣም ብዙ ጠቀሜቶች አሉት እንደምናቀው ከሆነ። አንደኛው የጥላ ላይ መሆን ጠቀሜታ ላብ ነው። ላብ ማለት ሽታ ነው። ሽታ ማለት ደግሞ ከሰው ያርቃል ከሰው ይገፋናል። ሽታ ስንሸት ወይ ደግሞ በላብ አማካኝነት ስንሸት ሰው ይርቀናል። ለዛ ተብሎ ጥላላይ ከሆንን ግን እና ጥላ ላይ ከሆንን እንደዚህ እንደዚህ ብዙ ነገሮች አይምሮአችን በስነ ስርዓት ይሰራል። ግን ፀሀይ ላይ አእምሮአችን በስራት አይሰራም። አእምሮአችን ጭንቅ አእምሮአችን ጥበብ ይሏል ምን እንደሚሰራ ግራ ይገባዋል። ግን ጥላ ላይ ከሆነ ግን በጣም ነው ደስ የሚሰራው። የጥላ ጉዳት ደግሞ አለው እንደምን ከሆነ። ጥላ ላይም ጥላ ላይም አሁን ሁሌ ጥላ ላይም ሁሌ ጠላላይ መሆን ጉዳት አለው ጉዳት አለው። ለምሳሌ አሁን ከ አሁን ገላችንን ታጥበን ከወጣን ፀሀይን እንፈልገው ቶሎ ጥላላይ ከሆነን ብርድ ነው በብርድ ነው የምንቀጥቀጠው። ግን ፀሀይ ላይ ከሆነ ፀሀይን ሞቅ አድርገን እንገባለን። እና ደግሞ ለህፃናት ህፃናት ላይ እንደምናውቀው ከሆነ ፀሀይ ጥቅም አላት። ግን ህፃን ልጅ ጥላ ላይ ከሆነ እግሩ እጥፍ እጥፍ እያለ አጥንቱም ጠንካራ አይሆንም። ለዛ ጥላ ላይ መሆን ጉዳቶችም ጥቅሞችም አሉት። ግን ለነ ግን ስላደኩኝ ጥቅሞቹ ይበልጡብኛል ከጉዳቱ ይልቅ እና ደግሞ ፀሀይ ላይ መሆን ደግሞ እንደምናውቀውም ጉዳትም አለው። እንግዲህ ፀሀይ እንደምናቃት ከሆነ ፀሀይ ፀሀይ አለማችንን ምታሞቅ ፀሀይ ሲበርደን የምታሞቀን የኛ እናት ነች ግን ቢሆንም ፀሀይ ሲበዛ መጥፎም መጥፎ ጎንም አለው። እሺ እሱን ከማውራቴ በፊት የፀሀይ ጠቀሜታ በሰፊው እናወራና እና እንለፍ ወደዛ ፀሀይ ጠቀሜታ ዋናው ምንድነው በፀሀይ የሚመነጭ? ሀይል በፀሀይ የሚመነጭ ፀሀይ ፀሀይ ሲመታው ወደ ማብራት የሚቀየር ወደ ምድጃ ሀይል የሚቀየር ይሄ ይሄ ሁሉ ከፀሀይ የመነጨ ነገር ነው። ፀሀይ ፀሀይ አውቃለሁ ጥቅም እንዳላት በጣም ጥቅም አላት ያለ ፀሀይ አንችልም መኖር ያ እሱን አውቃለሁ ግን። ግን ቢሆንም ፀሀይ አንዳንዴ በጣም ነው የምታስጠላው። ከፀሀይ ደግሞ የሚደብረኝ ነገሯ ምንድነው? ወይ ደግሞ መጥፎ ጎኑዋ የሚለው ምንድነው? ፀሀይ ፀሀይ ሲበዛ ታቃጥላሌች እና ደግሞ ቅድም እንዳወራነው ደግሞ ላብ ነው ሽታ ያመጣል። ሌላኛው ደግሞ ፀሀይ ደግሞ ድክምክም ወይ ደግሞ ልፍስፍስ እንድንል ታደርጋለች። ፀሀይ አሁን ፀሀይ ላይ የሆነ ሰው ብሎ ቁጭ ካለ ወይ ደግሞ ቀይ ከሆኑ ቀይ ከሆነ ገላቸው ይቃጠላል ገላቸው ገላቸው ላይ የተወሰነ ቅባት ካልተቀቡ በስተቀር ፀሀይ ለፀሀይ የመከላከያ ገላቸው ቀይ ነው። የሚሆነው ገላቸው ቀይ ነው የሚሆነው። እንዲህ የተጠበሰ አይ አሁን ይሄ አሁን ይሄ ደግሞ ያመጣል። በሽቶችን ፀሀይ ሲበዛም ያመጣል በሽታ አሁን ብዙ ጊዜ ፀሀይ ላይ የሚሰሩ ሰዎች እንደዚህ እንደዚህ ሰዎች በሽታ ያጋጥማቸዋል። በጣም መጥፎ በሽታ ያጋጥማቸዋል። ስለዚህ እኔ ፀሀይ ላይ ከፀሀይ እና ከጥላ ጥላን በደንብ በደንብ አድርጌ በደንብ አድርጌ እመርጣለሁኝ። አመሰግናለሁ።

ጥራት ያለው ስራ ማቅረብ ትችላለህ ነው የሚለው ጥያቄው እሺ እንደሁሌም በዚህ በዚህ ይሄን ጥያቄ ስንመልስ። የራሳችንን ነጥብ አስተን በዛውም እንመልሳለን እሺ ስንጀምር። ጥራት ያለው ስራ ማቅረብ ትችላለህ ወይ ነው እሚለኝ? እሺ በዚህ በዚህ ርዕስ ላይ እንዴት ጥራት ያለው ስራ ማቅረብ እንደምንችል? ጥራት ያለው ስራ ማቅረብ ጠቀሜታዎቹ ጥራት ያለው ስራ ማቅረብ ጉዳቶቹ ይሄን ይሄን በሰፊው እናወራለን። እሺ ሲጀምር ጥራት ያለው ስራ ምንድነው? አንድ ሰው ጥራት ያለው ስራ ሰራ ሲባል ምን ሲሰራ ነው? እሺ ጥራት ያለው ስራ ሲባል ጥራት ያለው ስራ ማለት። አንድ ሰው ጊዜውን ሰውቶ አንድ ሰው ተጠቦ አንድ ሰው ጭንቅ ብሎት አንድ ሰው በደንብ የሆነን የሆነን ነገር በደንብ ከሰራው ስራው ጥራት አለው ማለት ይቻላል። በደንብ ማለት በቃ በደንብ በደንብ ስግጥ ብሎበት ከዚህም ከየትም ከየትም ጠያይቆ የሚከብደው ከሆነ ከሰው ጠይቆ ሰው እንዲያውቅ ሰው ጠይቆ እንደዚህም ሰራ ሰው ከሆነ ጥርት ያለ ስራ እንደሚሰራ በጣም እርግጠኛ ነው። እሺ እና ደግሞ ጥርት ያለ ስራ መስራት እንደምናውቀው ጠቀሜቶች አሉት። ጠቀሜታው በጣም በጣም ብዙ ነው። ለምሳሌ ጥርት ያለ ስራ መስራት ለኛ አሁን የደሞዝ ስራ የምንሰራ ከሆነ ጥርት ያለ ስራ ስንሰራ ወደ እድገት ወይ ደግሞ ካለንበት ቦታ አንድ ደረጃ ከፍ እንድንል ያደርገናል ጥርት ያለ ስራ ስንሰራ አለቃችንም ደስ ይሏል። ለምሳሌ አሁን ደግሞ በትምህርት ካየነውሁላ እንደዚህ የቤት ስራችንን ጥርት አርገን ከሰራን አስተማረችንም ደስ ብሎት የተጨማሪ ማርክም ሊጨምርልህ ይችላል። በስራ በስራ ላይ ደግሞ እንደዚህ ጥርት ያለ ስራን ከሰራን አሰሪአችን ወይ ደግሞ አለቃችን ጥሩ ደሞዝ ጥሩ አድርጎ ደሞዝ ሊከፍለን ይችላል። ለዛ ለዛ ሲባል ጥሩ ስራ መስራት ብዙ በጣም ብዙ ጠቀሜቶች አሉት። ሌላኛው ጠቀሜታ ደግሞ ጥርት ያለ ስራ ስንሰራ ከየት እንደተ ከየት እንዳመጣ ነው? ከየት ከየት ይህንን እንዳመጣነው ለሰዎችንም ማስቀዳት እንችላለን። ይሄኛው አሁን አሁን ለምሳሌ የኛ ተፎካካሪ የኛ ፉክክር ላይ ያለ ሰው ካለ ጥርት ያለ ስራ ከሰራን ከየትም ከየትም ነው የማይበልጠን ጥርት ያለ ስራ የምንሰራ ከሆነ በቃ የኛ መቶ ከመቶ ነው የሚሆነው። የእሱም እንደዚህ አይነት ጥርት ያለ ከሆነ እንደዚህ ነው የሚሆነው። ግን የኛ የኔን የሆነች ችግር ካለባት እሱ ሊበልጥ እንችላለን። ለዛ ጥርቅ ያለ ስራ ከሰራን በጣም ለስራም ለትምህርትም ለሁሉም ነገርም ጠቃሚ ነው። እና ደግሞ እንደምናውቀው ደግሞ ጥርት ያለ ስራ መስራት ደግሞ ጉዳትም አለው። ለምሳሌ ቅድም እንዳወራንበት እንደዚህ ከእኛ ጋር የሚፎካከር ሰው ካለ እና ደግሞ ጥርት ያለ ስራ ሰርተን ለአለቃችን ከእሱ ጋር ከተፎካከርን እሱ የቅናት መንፈስ ሊያድርበት ይችላል። በእኛ ላይ ቅናት ነገር ቅናት ነገር ሊያድርበት ይችላል። ይሄ ቅናት ደግሞ በጣም ከበዛ ወደ መጥፎ ነገር ወይ ደግሞ ማታ ጠብቆ ሊመታን ይችላል። ለዛ አንዳንዴ አንዳንዴ መጥፎ ጎንም አለው። ሌላኛው ደግሞ ጊዜ ይበላል በጣም ነው ጊዜያችንን የምንፈጀው በጥርት ያለ ስራ ለመስራት ስናስብ። ጊዜያችንን በጣም ነው እምንፈጀው። ዝም ብሎ ስራ ከመስራት ይልቅ ጥርት ያለ ስራን የሚመርጥ ሰው ካለ ጊዜው በጣም ነው የሚፈጅበት። ምክንያቱም ለምሳሌ አሁን ጥርት ያለ ስራ ለመስራት መረጃዎቹን በደንብ በደንብ ታማኝ ከሆነ ቦታ ፈልጎ አምጥቶ ጽፎ አስተካክሎ ወይ ደግሞ ከተበላሸበት ደግሞ ድጋሚ ያስተካክሎ ይሄ ሁሉ ነገር ጥርት ያለ ስራን ማምጣት ጉዳቱ ነው። ግን እንደምናውቀው ከሆነ ጉዳቱ ምንም አይደለም ከጥቅሙ ይልቅ። አበዛኛው

ግጭቶችን ማስተካከል ትችላለህ ነው የሚለው አሁን ደግሞ። እሺ ይሄ ጥያቄ? ብዙ መልስ አሉት። ለምሳሌ አሁን ግጭት ለምሳሌ ከቤተሰብ ጋር ሊሆን ይችላል ግጭት፣ ግጭት ከፍቅረኛ ጋር ሊሆን ይችላል፣ ግጭት ከመኪና ጋር ሊሆን ይችላል፣ እሺ ይሄ እኔን በምችለው አቅም እመልሳለሁኝ። እሺ ስንጀምር ከቤተሰብ ግጭት የቤተሰብ ግጭትን ማስተካከል የሚችል ይመስለኛል። ለምሳሌ አሁን እኔ የምወዳቸው ቤተሰቦቼ ሁለት ቤተሰቦቼ ወይ ደግሞ ከዛ በላይ ሊሆን ይችላሉ፣ ከተጣሉ እኔ የማስተካክል፣ የነሱን ግጭት የመፍታት ግዴታ አልብኝ ብዬ የማስብ ሰው ነው። ስለዚህ ግጭትን ማስተካከል የምችል ሰው ነኝ ብዬ አስባለሁ። አሁን ግጭትህን እንዴት ነው የምታስተካክለው? ተብዬ ከተጠየኩኝ መጀመሪያ የሁለቱንም እንደ ዳኛ ሆኜ ከሁለቱም ሀሳባችሁን እቀበላለሁ። እቺኛዋ ምን እንደሆነ ይሄኛው ምን ሆኖ እንደሆነ ምን እንደተዳረጉ በሰፊው እናወራበትና። ከዛ እኔ ደግሞ ለምሳሌ ታላቅ ከሆንኩኝ ታላቅ ወንድማቸው ወይ ደግሞ ታላቅ እንደዚህ እህት ካላቸው ለሷ ነግሬ ወይ ደግሞ እኔ ታላቃቸው ከሆንኩኝ በግድ በግድ እንዲታረቁ ታደርጋለህ በግድ እንተረቁ ማለት ነው። ከዛ ቀስ ቀስ ያለ ቤተሰብ ስለሆኑ አንድ ሁለት ውስጥ ስለሚኖረው ቀስ ቀስ ያለ ይጠፋል። ይሄ ግጭት እነዛ ቀላል ነው። ግን ደግሞ ከፍቅረኛዬ ጋር አሁን ብንጣላ እንዴት ብዬ እንደማስተካክለው። የማቅበት ይመስለኛል ለምሳሌ አሁን ችግሩ ከእኔ ከሆነ ቁጭ ብለን የሆነ ቦታ ቁጭ ብለን። ለምን እንደዛ ነጠፋች ለምን እንደዛ እንዳጠፉች እና ደግሞ ይቅርታ ብዬ ወይ ደግሞ ችግር ከእሷ ከሆነ እሷ እንደዚህ እንደዚህ እንደዚህ ማድረግ እንደ የለባት። ለምንድን እኔ ብቻ እንደን ለምንድን እሷ ጥፋተኛ ሆና ለምንድን እንደማታምን ያው ስለእሱ ስለሱ ስለ ሰፊው ሰፊው ሆነን እናወራብታለን። ግን አሁን ግጭት ደግሞ የመኪና ሊሆን ይችላል። እሺ የመኪና ግጭቶች እንደምናውቀው ከሆነ ለምሳሌ መኪና ግጭት ትርጉሙ ምን ማለት መሰላችሁ? መኪና ግጭት ማለት አንድ መኪና ከሌላ መኪና ጋር ከተጋጨ ወይ ደግሞ አንድ መኪና የሆነ ሰውን ከገጨ እሱን ነው የመኪና ግጭት ይባላል። አሁን የመኪና ግጭት አሁን የመኪና ግጭት በጣም በጣም አስቀያሚ ነገር ነው። አሁን የሆነ ሰው ከሆነ ሰው ጋር ከተቀጠቀጠ በቃ ችግር ነው የሚለው በተለይ ደግሞ መኪና ቢሆን ይሻላል። ግን ለምሳሌ ሰውን ከሆነ በጣም ከባድ ችግር ነው የምትለው ከባድ ችግር ለምሳሌ አሁን ሰውን ገጭተን ላይተርፍ ይችላል። ካልተረፈ ደግሞ ለኛም ለአእምሮአችንም ብቻ በጣም ጸጸት ነው የሚሆነብን ጸጸት ይፈጥርብናል ስለዛ ይሄ በጣም በጣም ነው። በቃ የሚያስደብረን። ስለዚህ አንድ ቀስ ብለን ብንነዳ ባይ ነኝ እና ደግሞ እንደምነቃው ከሆነ የመኪና ግጭት ምንም ምንም ምንም ምንም ምንም ጥቅም የለውም። አብዛኛው ጉዳት ነው የሚሆነው በተለይ ደግሞ የማናውቀው ሰዎች ከሆኑ። ጉዳት ነው የሚሆነው የምናውቀው ሰው ከሆነ ወይ ከቀጨን በኋላ ትምህርት ይሆናል ብል እናስባለን። እሱን እንደውም እንደ ጥሩ ጎን ማየት እንችል ማየት እንችል ነበር ግን ምንም እንዴትም አናየውም። ከማናውቀው ሰው ጋር ከሆነ አደውም ለምሳሌ አሁን መኪና እየነዳን እያለ ሳናስበው ከገጨን የሆነ መኪናን ሰው እንደ ሰው ነው የምለው አሁን ሰውየው የተገጨበት ሰውዬ ክፉ ከሆነ እኛን ማስከፈል ይችላል። እኛን ጨማምሮ ሌላም እየተበረሸበት ካለ እሱን ጨምሮ ለኛም ማስከፈል ይችላል። አሁን ይሄ በጣም በጣም በጣም ከባድ ችግር ነው የሚለው። ለምሳሌ አሁን ደግሞ የሆነች ትንሽ ይህ ጨረት ጨርፈንበት ካለ ሰው እንደ ከባድ ነገር አንስቶት እንደ መጥፎ ነገር ሊያነሳው ይችላል እንደ መጥፎ ነገር እንደ ውጪ ጫርቶት ብዙ ሰው ውስጥ ልንገባ እንችላለን።

ጾም ትጾማለህ ወይን ነው ሚለው ይሄ ጥያቄ ይሄ ጥያቄ በጣም ደስ የሚል ጥያቄ ነው። በቀን በዚህ ቀን የሰራሁት ርዕስ የሚል ጥያቄ የሰራሁት ምክንያቱም ምንድነው አሁን እሺ በዚህ ጥያቄ ላይ እንደተለመደው የተለያዩ ጥያቄዎች እጠይቃለሁ። እሺ ስል ደግሞ ለምሳሌ አሁን ጾም መጾም ጥቅሞቹ ጾም ስትጀምር ምን እንደሆነ? ጾም ጾም ጥቅሞቹ ጾም ጾም ጉዳቶቹ። ይሄ እኔ ነገር እንደማውቀው እኔ ወይ ደግሞ ሌሎዎች ሌሎች ሀሳቦች ብትመጡልን። እዛው ላይ ጣል ቢያደርግም እንረብታለን። ጾም በጾም ማለት እንግዲህ በ በኔ ሃይማኖት በ በ ኦርቶዶክስ ሃይማኖት ጾም ጾም ማለት እንደዚህ ስጋ ነክ ነገሮችን ወተቶችን እነዚህ እነዚህ ነገር አለመጠቀም ማለት ነው። ይሄ ደግሞ ጥሩ ደግሞ ምን እንደሆነ ነገር አምላካችን ለአርባ ቀን እና ለአርባ ሌሊት ሲጾም ሲያድር ሲጸድይ ነበር። ለዛ ተብሎ ነው መሰለኝ እንዲ የምንጾማው ይሄን ታሪክ በደንብ አላውቀውም። ግን ለዛ መሰለኝ ጾም ጾም ከዛ መሰለኝ ጾም የመጣው አምላካችን ምድሃኒታችን ኢየሱስ ክርስቶስ። ለአርባ ቀን ለአርባ ለሊት ምንም ምግብ ሳይሰራ ሳይበላ። ለኛ ለኛ ብሎ ይጸልይ ነበር። ለዛ መሰለኝ ጾም የመጣው ከዛም መሰለኝ ጾም የመጣው ስለዚህ ይሄ ነገር በጣም ወሳኝ ነው። ስለዚህ አሁን ደግሞ ስለ ጾም መጾም ጥቅሞቹ እናውራለን እሺ ጾም መጾም እንደምነቀው የተለያየ የተለያየ ስል በጣም የተለያየ ጥቅሞች አሉት። አንደኛው ጥቅም ምንድነው? ለምሳሌ ለውፍረት ከውፍረት ይከለክላል። ለምሳሌ በውፍረት የተቸገረ ሰው ካለ ጾም ቢጾም አሁን ብዙ ጊዜ እኔም ጾመው እስከ ስድስት ሰዓት ነው የምጾም ከሆነ እስከ ስድስት ሰዓት ነው ምጾመው። ስለዚህ አሁን ብዙ ጊዜ እንደዚህ እንደዚህ የሚቸገር ሰው ካለ በወፍረት የሚቸገር ሰው ካለ ጾም ቢጾም። በጣም በጣም ነው የሚጠቅመው እስከ ስድስት ሰዓት ምን ምግብ ባይጠቀም ምን ውሃ ባይጠቀም። አንድ አምላኩን ያመሰግናል ጥቅሙ ሌላኛው ለራሱ ለጤንነቱ ሶስተኛው ደግሞ ለውፍረት ይቀልሳል እንደዚህ አራተኛ ደግሞ ጥሩ። ጥሩ ነው የሚለው ጥሩ ነው የሚለው አይምሮም ጥሩ ያስባል። እና ደግሞ አንዳንድ ደግሞ አንዳንዴ ደግሞ ጾም መጾም ጉዳትም አለው። ጉዳቱ ምንድነው? ለምሳሌ ግፊት ያለባቸው ሰዎች ስኳር ያለባቸው ሰዎች። እንደዚህ አትጹሙ ተብሎ የሚጾሙ ሰዎች ካሉ። አሁን እነዚህ እነዚህ ሰዎች ለምሳሌ ስኳር ያለባቸው ሰዎች የሆነች ምግብ ካልቀመሱ ስኳራቸው በጣም ስለሚቀንስ እዛው እዛው ራሳቸውን ስተው ይወደቃሉ። አሁን ይሄ በጣም በጣም አስጊ ነገር ነው። አሁን የሆነ የሆነ ድንጋይ ላይ ቢወድቁስ? የሆነ መጥፎ ነገር ላይ ቢወድቁስ? አሁን ይሄ ይሄ በጣም ማሰብ ያለብን ነገር ነው ስለዚህ። ጾማችሁን አጽሙ ሲባል ለኛው ተብሎ ነው ለ ይሄን አክብረን ብንጠቅም ባይልም። ስለዚህ አንዳንዴ ጾም አጹም እየተባለ ሰውን መጾም የለበትም። ራሱን ነው የሚጎዳው። አቃለው ጾም ራሱን ጎድቶ አምላካችንን ደስ እንዲለው ማድረግ ነው ግን ቢሆንም እንዲህ ሲበዛ መጥፎ ነው። እዛው እዛው የመሞት እድል አለ። ስለዚህ ጾምን እንዲህ ብዙም ባናበዛው ባይ ነኝ። እና ደግሞ እንደምናቀው ጾም መጾም እንደዚህ የወተት ተዋጽኦ እንደዚህ ስጋ ነክ ነገሮችን ለምሳሌ አሁን በጣም አሁን እንደዚህ ስጋ እንደዚህ ለምሳሌ ልክ በሬ ፍየል በግ እንደዚህ መጠቀም አይፈቅድም። ከላም ደግሞ ቅቤ እንደዚህ ወተቷን እርጉ እነዚህን መጠቀም አይፈቀድም። ስለዛ እኔ ጾም እጾማለሁኝ አዎ።